ዳቦ ይላል ዳቦ ማለት ምን ማለት ነው? ዳቦ ማለት ከእህል የሚሰራ ነው። ከእህል የሚሰራና የሚጣፍጥ የሚበላ ነገር ነው ማለት ነው። እና ዳቦ ብዙን ጊዜ እንደ ሀገራችን ከስንዴ ዱቄት ነው የሚዘጋጀው ማለት ነው። የስንዴ ዱቄት በስነ ስርዓቱ ይቦካና ማለት ነው የስንዴ ዱቄቱ ተቦክቶ። ወደ መጋገሪያ ቦታ ላይ ይገባል ማለት ነው። ወደ መጋገሪያ ቦታ ይገባና ከዛ በኋላ ዳቦ ሆኖ ይወጣል ማለት ነው። እንግዲህ የስንዴ ዱቄት ያው እንደ ባለሙያው ነው የሚወሰነው። ባለሙያዋ በደንብ ጎበዝ ከሆነችና ጠንቃቃ ሆና ተጠንቅቃ በተጠንቃቅ የምትሰራ ከሆነ። ዳቦ ጣፋጭ ዳቦና የሚያምር ቆንጆ ዳቦ የሆነን ያ ካልሆነና አሰራሯን ምንም አበለሻሽታ በማያምር ሁኔታ ዝም ብላ ነካ ነካ ነካ ነካ አድርገው የምትተው ከሆነ ግን ዳቦ እጅግ የተበላሸ ነው የሚሆነው ማለት ነው። ደቦ ከተበላሸ ደግሞ ያው ሲበላም አይጣፈጥም። ካልጣፈጠ ደግሞ ሴትዮም ሙያ አይኖራትም ያው ደንበኞችም አይኖራትም ማለት ነው። ብዙ ጊዜ ቤት ላይ የሚሰሩ ለአውዳመድ የሚሰሩ ለሰርግ ለጋብቻ የሚሰሩ ለልደት ምናምን የሚሰሩ ዳቦዎች በጣም ቆንጆና ማራኪ ዳቦዎች ናቸው በአይን ሲታዩ በጣም ያምራሉ። ያማልላሉ ምናምን ነገር እንደገና እንትስ ሲባሉ ሲበሉም በጣም ቆንጆ ናቸው በጣም ማራኪ ናቸው ማለት ነው። እና ለዚህ ነው እንግዲህ ዳቦ በጣም ጣፋጭ ነው ልል የቻልኩበት ማለት ነው። ዳቦም ብሎ ሲባል እንግዲህ ለምንድነው? ዳቦ ነው የምትበሉት ዳቦ? ብዙ ብዙ ጥቅሞች አሉት በሻይ ልንበላው እንችላለን። በለውዝ ቅቤ ልንበላው እንችላለን። እንደገና ባዶ ልንበላው እንችላለን በጣም ቆንጆና ተመራጭ ምግብ ስለሆነ ማለት ነው። ጥቅሙ ያው አንድ ረሃብን ያስታግስልናል ሁለተኛ በውስጡ የተለያዩ ኢንዛይሞች አሉ። እንደ እነዛ እነዛ በውስጡ ያሉ ንጥረ ነገሮች እንግዲህ ለሰውነታችን እድገትና ጥንካሬ እንዲሁም ጤንነት ፍቱን ናቸው ማለት ነው። በዚህ ምክንያት ነው እንግዲህ ዳቦውን ሁሉም ሰው ዳቦውን ቢበላ መልካም ነው ብዬ የምመክረው ማለት ነው። ስንዴ እኛ ሀገር በደንብ ነው የሚሆነው። ሁሉም ሰው ስንዴን ያመርታል ስንዴ ታርሶ በስነ ስርዓት ተመርቶ ምናምን ከተዘጋጀው በኋላ ዳቦ ይሆናል ማለት ነው። እንግዲህ ዳቦውን ከታሪካዊ አመጣጡ ከአሰራሩ ከአቀራረቡ ከአቆራረሱና ከአጎራረሱ ጀምሮ ያለውን ወደት እንግዲህ ለማንሳት ትንሽ ጊዜ ሊያንስን ይችላል። ግን ያው ዳቦ በጣም መልካም ምግብ ነው። በጣም የሚወደድና ያው ብዙዎች ዘንድ ተወዳጅ የሆነ ጣፋጅ የሆነ ተፈላጊ የሆነ በጣም ቆንጆ የሆነ ምግብ ነው ማለት ነው። እና ለምሳሌ ወላጆች ልጆቻቸው ሲጠይቋቸው ለምሳሌ ወላድ ሴት ልትጠየቅ ትችላለች። እንደገና ደግሞ ሰርግ ላይ ተጠሪው ተጋባዡ ሰርግ ላይ ስሄድ በተለይ በጥሩ ማህበረሰብ አካባቢ ዳቦ ተይዞ ነው የሚኬደው ዳቦ ግድ ነው እንደገና አቅፋይ ሲኬድ ዳቦ ተይዞ ነው የሚኬደው። ልደት ሲኬድ ዳቦ ተይዞ ነው የሚካሄደው ብዙ በቃ ብዙ ብዙ ቦታ ላይ ለምሳሌ ለፋሲካ በዓል ጥያቃ የሚሄዱ ሰዎች አሉ ለምሳሌ እኛ ቤት አሁን ለመጠየቅ የሚመጡ ሰዎች አሉ ብዙ ናቸው። እኛ ቤተሰብ ጋር ለማየት ሲመጡ ወደ አምስት ስድስት ዳቦ ነው የሚመጣው ማለት ነው ከሰዎቹ ብዛት የተነሳ እና ያኔ ያው ዳቦ በዳቦ ነው የሚሆነው ግቢ በሙሉ ዳቦ በዳቦ ነው የሚሆነው። እና ይሄንን ነገር ነው እንግዲህ ጠቅሙ ያሳምረዋል በቃ ያለውን ሁኔታውን ምናምን ነገር በደንብ ያሳምረዋል ዳቦ በሚኖር ሰዓት ዳቦ በሚበላ ሰዓት በዓሉን ያሳምረዋል ቆንጆ ባል ያደርገዋል። ማለት ነው እና ከዚህ ከዚህ አንፃር ዳቦ ተመራጭ ነው ልላችሁ ፈልጌ ነው። እና ዳቦን የምትበሉ ሰዎች በጣም ተባርካችዋል። እንዳታቋርጡ ዳቦ በጣም ቆንጆ ነገር ነው ዳቦ ይጣፍጣል ማለት ነው

አውቶቢስ ማለት አውቶቢስ የህዝብ ማመላለሻ መኪና ነው። አውቶቢስ ማለት ያው ህዝብን ከቦታ ወደ ቦታ የሚያመላልስ ነው። ለምሳሌ በቀበሌ ደረጃ ሰዎችን ከአንደኛው መንደር ወደ ሌላኛው የቀበሌው መንደር ሊያደርስ ይችላል ማለት ነው። ሌላው ደግሞ ካንድ ቀበሌ ወደ ሌላ ቀበሌም ህዝቦችን ሊያመላልስ ይችላል። እሱም ደግሞ እንዴት ነው ከአንደኛው ቀበሌ ወደ ሌላኛው ቀበሌ ሰዎችን ይዞ ይሄዳል ማለት ነው። እና ጥቅሙ ከዚህም ዘለል ያለ ነው። ለምሳሌ ከቀበሌ ቀጥሎ ምንድነው ያለው ወረዳ አይደለ? ከወረዳ ደግሞ ወደ ሌሎች ቀበሌዎች፤ በወረዳው ስር ወዳሉ ቀበሌዎች ሰራተኞችን ሊሆን ይችላል፤ መንገደኛ ሰራተኞችን ሊሆን ይችላል፤ ይዟቸው ይሄዳል ማለት ነው። ስለዚህ ይሄንን በሚያደርግ ጊዜ ያው አውቶቢሱ ያው አገልግሎት ሰጠ ነው የምንለው ማለት ነው። እና ሌላው ነገር ምንድነው ከአንዱ ወረዳ ወደ ሌላኛው ወረዳ ህዝብ ይዞ ይሄዳል ማለት ነው። ህዝብ ይዞ ይመላለሳል። ያው በቁጥር የዚህን ያህል ሰው ነው የሚጭነው ብዬ መመለስ ቢያቅተኝም፤ ብዙዎቹ ቦታ ላይ ያው ከልክ በላይ ነው የሚጭኑባቸው። ቆመው ምናምን ነገር፤ ሰው መተንፈስ እስኪያቅተው ድረስ፤ ያው ሰው በሰው ላይ እየተደራረበ ምናምን ይጫናሉ ማለት ነው። ከዛ ተጭነው ያው ይሄዳሉ። እንግዲህ ብዙ ጊዜ እንደዚህ አይነት ነገሮችን ይከሰታሉ ማለት ነው። ሌላኛው ነገር ምንድነው ከ አንዱ ወረዳ ወደ ሌላኛው ወረዳ ሰዎችን ይዘው ይሄዳሉ ማለት ነው። እንደዚህ በእንትንም ሊሆን ይችላል። ለምሳሌ በኮንትራት መልኩ ሰዎችን ጭነው ከአንዱ ቦታ ወደ ሌላኛው ቦታ ሊያደርሱ ይችላሉ። እንደዛ ካልሆነ ደግሞ በዋናው ታሪፍም ሰዎችን ሰብስበው ከቦታ ወደ ቦታ ይዘዋቸው ሊያመላልሷቸው ይችላሉ ማለት ነው። ስለዚህ በአጭሩ ምንድነው እዚህ ጋር አሁን ለማንሳት የፈለኩት፤ ከአንዱ ወረዳ ወደ ሌላኛው ወረዳ በሚሄዱ ሰዓት፤ ሰዎች የ የመንገድ ወይም ደግሞ የመጓጓዣ መኪናዎች እጥረት እንዳይፈጠር ነው እንግዲህ እነዚህ አውቶቡሶች የመጡት ማለት ነው። ምንድነው ጥቅማቸው የሚለውን በምናይ ሰዓት፤ አንደኛ የሚጭኑበት የዋጋ ታሪፍ ዝቅ ያለ ነው ከሌለኞቹ ማለት ነው። ሁለተኛ ደግሞ በየቦታው ምን አላቸው ማለት ነው የመቆሚያ ቦታ ስላላቸው ሰዎችን እየጫኑ እያራገፉ እየጫኑ እያራገፉ ነው የሚሄዱት። ይሄ አንድ ዋጋቸው በጣም ተመጣጣኝ ስለሆነ ነው። ሁለተኛ ደግሞ ምንድነው ብዙ ሰው ይይዛሉ በአንዴ። ብዙ ሰው የመያዝ አቅም አላቸው ማለት ነው። ሌላኛው ደግሞ ምንድነው ለወንጀል፣ ወይም ደግሞ ለማጭበርበር፣ ለጥቃት፣ ለግድያና ለተለያዩ ጾታዊ ጥቃቶች እንዳይጋለጡ ያደርጋል ሰዎችን። ምክንያቱም ህጋዊ ሰውነት ስላላቸው ህጋዊ መንገድ ላይ ስለሆነ የሚንቀሳቀሱት፤ በዛ ላይ ደግሞ ብዙ ሰዎችን ስለሆነ ይዘው የሚንቀሳቀሱት፤ እነዚህ መኪኖችን የሚጠቀሙ ሰዎች ጥቃት አይደርስባቸውም ማለት ነው። ሌላኛው ምንድነው የሙሉ ቀን የሙሉ ሌሊት አገልግሎት ነው የሚሰጡት ማለት ነው። እና በማንኛውም ሰዓት አይጠፉም። ዋጋቸው በጣም ዝቅ ያለ ነው። እንግዲህ ከየትኛውም ቦታ ወደ የትኛውም ቦታ መሄድ እንችላለን በእነሱ ማለት ነው። እና ብዙዎቹ እንደውም የቴሌቪዥን የተገጠመላቸው ናቸው ሬድዮን የተገጠመላቸው ናቸውና እዛ ላይ በመሆን እንግዲህ ያው ሰዎች እየተዝናኑ ጊዜያቸውን እያሳለፉ ያሰቡበት ድረስ ይሄዳሉ ማለት ነው። እና ሌብነትና እንደዚህ ጥቃቶች የሉም። ግን ብዙ ጊዜ ሰው በጣም አብዝተው በሚጭኑ ሰዓት እንግዲህ ኪስ አውላቂ የሚባሉ ሌቦች አሉ። ሊረብሹ ይችላሉ ከዛ ውጪ አውቶቡስ አንደኛ ነው።

አስቀምጥ ዝም ብለህ አታንሳ አስቀምጥ ነገሮችን ዝም ብለህ አታንጠልጥል። የራስን ጥሎ የሰው አንጠልጥሎ ምናምን ቀጥሎ ከዚህ ቀጥሎ በዛ ቀጥሎ ምናምን ዝም ብለህ እንተን አትበል። አስቀምጥ በቃ ነገሮችን ዝም ብለህ እያገበሰብስክ እያገበሰብስክ ታስቸግር እና ትርብሸን። እና እንትን በል አስቀምጥ በቃ አንዳንዴ የሚከብደው የሚያስጨንቁ ነገሮች አሉ አይደለ አስቀምጥ። ሀሳብ የሆኑብህ ነገሮች አሉ አይደለ አስቀምጥ ሀሳብ ራሱ ሀሳብ ሆኖ እባላለሁ ያስጨንቃል። አንዳንዴ አይደለ። አስቀምጥ በቃ አትረበሽ አብረህው አብረህው ጊዜ አታሳልፍ አትን አትበል ጊዜ ሰጥተኸው አብረህ አትጨነቅ። አስቀምጥህ ከላህ አስቀምጥ ሀሳቦችን ከላይ ላይ ቁጭ አድርጋቸው ቀለል ይሉልሃል አቅላቸው። በቃ በምትሄድበት ቦታ ሁሉ የማይሆኑ ነገሮችን አስቀምጥ። ጣል ከላህ ላይ ገፍ ህ ቆርጠህ ጣላቸው። ምክንያቱም የምትሰራውን ስራ ያበላሹብሃል። ለምሳሌ በሁለት እጅ የሆነ ነገር ይዘህ በሶስተኛ ሶስተኛ ነገር ካላያስኲ ብለህ እንተን የምትል ከሆነ። በጣም ነው ዋጋ የሚያስከፍልህ ምክንያቱም። ለምሳሌ ሁለቱም እጆቸ እቃ ይዟል እንደገና ግን አንተ የምትፈልገው ሶስተኛ እቃ ማንሳት ትፈልጋለህ ማለት ነው። እና እዚህ ጋር ምንድነው ማሰብ ያለብህ የትኛውን ነው የሚጠቅመኝ የሚለውን ነገር በደንብ ለይተህ ማየት አለብህ። የትኛውን እቃ ብጥል የትኛውን እቃ ባስቀምጥ እና የትኛውንም ባነሳ። ለነገየ ውጤታማ እሆናለሁ ይጠቅመኛል። የሚለውን ከቻልክ ሶስቱንም ያዝ። ገብቶሃል አይደል የምትችል ከሆነ ሶስቱንም መያዝ ሞክር። ካልቻልክ ግን አመዛዝናቸው እና እነዛ ሶስቶቹን አመዛዝ ናቸው እና ያልተመቸን ከዛ መሃል ያልተመቸን አትጣል ግን አስቀምጥ። አስቀምጠው አውቃለሁ ምክንያቱም ያስቀመጥከውን ነገ ተመልሰህ መውሰድ ትችላለህ። የጣልከውን ግን ጥለኸዋል። ገብቶሃል አይደለ? እዚህ ጋር እኔ አሁን እንደ አንድ ሰው ም ምመክርህ ሶስት አራት ነገሮችን በሁለት እጄ መያዝ አትችልም አዎ አትችልም ምክንያቱም ሰው ነህ በቃ ሮቦት አይደለህም። ስለዚህ የምትችለው ያ መያዝ የምትችለውን ብቻ ነው የምትይዘው። ግን ምን ማድረግ ትችላለህ ማለት ነው መርጠህ አመዛዝነህ ለዛሬ የቱ ነው? የሚጠቅመኝ ዛሬ የትኛውም ብይዝ ነው የምጠቀመው። እና ለምሳሌ ይህንን ነገር ዛሬ ባስቀምጠው ይበላሻል ወይስ አይበላሽም እጄ ላይ ያለውን ነገር ባስቀምጠው ይሻላል ወይስ ያን ያስቀመጥኩትን? አንስቸ ይሄኛውን ባስቀመጠው ነው የሚሻለው የሚሉትን ጥያቄዎች በደንብ በሰፊው መመለስ መቻል አለብህ ማለት ነው። አሁን ሶስት ነገሮችን አወዳድረህ ከሶስቱ አንዱን ጥለህ ሁለቱን ለመያዝ አይደለ ያንተ ሀሳብ እዚህ ጋር ማሰብ ያለብህ አንድ አትጥልም ታስቀምጣለህ እንጂ በስነ ስርዓት ታስቀምጣለህ። አንተ እንኳን ባታነሰው ካንተ በኋላ ያለው ያነሳዋል ምክንያቱም የተጣለ ነገር ስላልሆነ ማለት ነው። ስለዚህ ያንተም እድገት በጓደኛ እድገት ውስጥ ስለሚታይ። ውጤቱ በጣም መልካም ነው የሚሆነው ሌላው ነገር ምንድነው? ማወዳደር መቻል አለብህ። ነገሮችን በደንብ ማወዳደር መቻል አለብህ በራስህ የማወዳደር የማወዳደሪያ ዘዴ ታጠቅመህ ነገሮችን በደንብ ማወዳደር መቻል አለብህ ማለት ነው። እና ስታወዳድር ትጠቀማለህ ስታወዳድር ብዙ ነገሮችን ታገኛለህ ስታወዳድር የትኛው ከፍ ያለ የትኛው ዝቅ ያለ እንደሆነ ይገባሃል ስታወዳድር የትኛው ኪሳራ የትኛው ውጤት እንደሚያመጣ ይገባሃል። ስታወዳድር የትኛው ቀድሞ እንደሚበሰብስ የትኛው ደግሞ ዘላለማዊ እድሜ እንዳለው ይገባሃል ማለት ነው። ሥለዚህ ማወዳደር መቻል አለብህ። እንዴት ነው ማወዳደረው የሚለውን ደግሞ በደንብ ጥናታዊ አካሄድ መሆን መቻል አለበት። የምትሄደው አካሄድ ማለት ነው። ምክንያቱም ለምንድነው? ሳታውቅ ለምሳሌ የምታወዳድረውን ነገር ሳታውቀው የምታወዳድር ከሆነ ምንም ውድድር አይደለም ይሄ ስለሆነ ነገር ዝም ብሎ ማውራት ነው እንጂ ማወዳደር አይደለም። ገብቶሃል አይደለም? በምታወዳድር ሰዓት አውጥተህ አውርደህ ብዙ ነገሮችን እንትን ብለህ ውሳኔ በምትወስን ሰዓት ምን መሆን መቻል አለብህ ማለት ነው። ስለምታስቀምጠው እና ስለምትይዘው ነገር በደንብ ማወቅ መቻል አለብህ። እና የምታስቀምጠውን ነገር ደግሞ መጥተህ ነገ መውሰድ እንደምትችል ማሰብ እና እርግጠኛ መሆን መቻል አለብህ። ምክንያቱም ዛሬ ያስቀመጥከውን ነገ ሄደህ የማታነሳው ከሆነ ማስቀመጥህ ኪሳራ ነው። እንጂ ጥቅም አይደለም። ስለዚህ ጥሩ ቦታ አስቀምጥ

ወተት ይላል ወተት እንግዲህ ለህፃናት እድገት በጣም ወሳኝ ነገር ነው። ለሁላችንም እንግዲህ ለአጥንታችን ጥንካሬ ለጥርሳችን ጥንካሬና ጥራት በጣም ወሳኝ ነገር ነው። ሁሉም ሰው ወተትን መጠቀም አለበት። ሁሉም ሰው ወተት መጠጣት መቻል አለበት ወተት የማይጠጣ ፍጥረት እንግዲህ ጥሩ አይደለም ማለት ነው። እያንዳንዱ ሰው ከተወለደበት ቀን አንስቶ እስከዛሬዋ ቀን ድረስ ወተት እየጠጣ ነው እዚህ የደረሰው ማለት ነው። ወተት በጣም ጥሩ ነው። በጣም ጠቃሚ ነገር ነው ማለት ነው። የሰው ልጅ ያለ ወተት መኖር አይችልም። በቃ በአጭሩ ለምን መሰላችሁ? ወተትን በተለያየ ሁኔታ እናገኘዋለን ለምሳሌ ወተት አሁን አልጠጣም ብሎ የሚል ሰው የሆነ ሰዓት በቅቤ የተሰራን እንክት ያለ ዶሮ ወጥ ብልት ሊያደርግ ይችላል ማለት ነው። ስለዚህ የወተት ተዋጽኦን በላን ማለት ያው ወተትን ጠጣነው ማለት ነው። እኔ በበኩሌ እኔጃ እኔጃ ምን ምንም አይነት ወተት ብትሰጡኝ እጠጣለሁ ማለት ነው። ብቻ የጾም ወቅት አይሆን የጾም ወቅት ካልሆነ ወተትን በደንብ ነው የምጠጣው ማለት ነው። የጾም ወቅት ከሆነ ግን ሀይማኖቴ ስለማይፈቅድልኝ አልጠጣሁም ማለት ነው። ስለዚህ ይሄ ነው ወተት አሁን ጥቅሙ ምንድነው? ብለን በምናይ ሰዓት የአጥንታችን ለምሳሌ በጣም ጠንካራ አጥንት ነው የሚኖረን ማለት ነው አጥንታችን በጣም ጠንካራ ነው የሚሆነው። እንደገና ደግሞ ሩጫ ራሱ ሩጫ ራሱ ብንሮጥ ማንም ማንም አያችሁ እነዚህን እንዴት እንደሚሮጡ ወተት ስለሚጠጡ ነው ማለት ነው። እባሮ አይዘንም ማንም አይደርስብንም ማለት ነው። እና ማንም ደግሞ ሮጦ አያመልጠንም። በወተት ከሆነ ያደግነው ብዙ ጊዜ ግን እኛ ሀገር ምንድነው? የሚደረገው የእናት ጡት ወተት እንጠጣለን እንጠጣ እንጠጣና ከዛ ትንሽ ጊዜ እሱን እንደጠጣን በኋላ ይቀየራል ማለት ነው። ወደ እንትን ወደ የላም ወተት ይቀየራል። ከዛ በኋላ የብዙዎቹ ህይወት ደግሞ የሆነ ያነሰ የወረደ ምናምን ነገር ስለሆነ ያንን የወተቱን ላም መግዛት ስለማይችሉ ወይም ላም ስለሌላቸው ምን ያደርጋሉ ማለት ነው? በውሃ ይሸውዳሉ የኛን ሰው ማለት ነው። የኛን ጩጬ በውሃ ይሸውዳሉ ውሃ ሞቅ ያደርጉና ዱቄት ምናምን አድርገውበት ከዛ ምንድነው ነጭ ነው እሱም ያው ወተት ነው ተብሎ። ህዝብ ያንን ይጠጣል በቃ በጡንጦ መልክ ይሰጠዋል እንግዲህ ሌሊቱን ሙሉ ሲጠባየው ያድራል ማለት ነው። ከዛ በኋላ ልክ በሁለት አመቱ የሰባ አመት ሽማግሌ መስሎ ወደ ቁዝር ብሎ ሸሚዙ ደግሞ ልክ ከእንጨት የተሰራ ሸሚዝ ይመስል ያደረጋት ሹራብ። እንዲህ ክፍት ብላ ተንጠልጥላ ደርቃ ተቀራለች ማለት ነው። ይሄ ከምን የመጣ ነው? እንግዲህ ከምንመገበው ምግብ በጻንነታችን ከምንወስደው ምግብ የመጣ ነው ማለት ነው። መወሰን መቻል አለብን ለምሳሌ ልጆቻችን ላይ ስራ መስራት መቻል አለብን ልጆቻችን ምን አይነት ነገርን ቢጠቀሙ የተሻለ ነው ምን አይነት ወተት ብናጠጣቸው የተሻለ ነው። ከመቼ እስከመቼ ምን መብላት ምን መጠጣት አለባቸው የሚለውን ነገር ሳይንስ እንደሚለው ማለት ነው በደንብ መከታተል በደንብ ማጥናት መቻል አለብን ማለት ነው። ሁላችንም በያለንበት ሁላችንም በምንኖርበት በቤተሰቦቻችን ውስጥ እንደገና በሰፈሩ ላይ እንደገና በከተማዋ ላይ ብሎም በሀገሪቷ ላይ የሚስተዋለውን ይሄን የወተት ጥላቻ እንግዲህ በበተረባረብ በመረባረብ መቀነስ መቻል አለብን ማለት ነው። ምክንያቱም ወተት እጅግ በጣም ጠቃሚ ነገር ነው። ወተት ለህይወት እጅግ በጣም ጠቃሚ ነገር ነው። ለአጥንታችን እጅግ በጣም ጠቃሚ ነገር ነው። ምክንያቱም ወተት የሚጠጣ ልጅ እኮ አይተነዋል። ለምሳሌ አሁን እኛ አካባቢ ግመሎችን እያሰማሩ የሚያግዱ ሰዎች አሉ እነዛ ሰዎች አሁን ወደ ቤት አይገቡም ሌሊትም እዛው ነው ቀንም እዛው ነው ማለት ነው። ቀን ፀሀይ እንዲጥብጥብ ሲያደርጋቸው ይውላሉ። ከዛ በኋላ ማታ ላይ ደግሞ ብርድ አለ ብርዱ ደግሞ እየሸከሸካችሁ ይውላሉ በዛ ላይ ልብስ የላቸውም ዝም ብሎ የሆነ አቡጀዴ ምናምን ነገር ነው። እና ላያቸው ላይ ጠቅልለው የሚሄዱት ማለት ነው። እነዛ ሰዎች እና አሁን በአጋጣሚ ከእነሱ ጋር የመታገል እንደዚህ አስወድቆ በተነሳ ምናምን የመጫወት እድሉን ብታገኝና ብትሞክረው ማለት ነው። ህፃኗን አንተ ማንቀሳቀስ አትችልም። ገብቶሃል አይደለ? በጣም ጠንካራ ከመሆናቸው የተነሳው። አንተ በጉልበት እነሱን መወዳደር አትችልም። አረ ምን እሱን ብቻ። ብርድ አሁን ለምሳሌ እኛ አሁን ልብስህን ሳንለብስ ለሽንት እንኳን ወጣ ስንል አህ እያልን እያልን እያሳልን አይደለም እንመለሰው። ወይ ደግሞ እንደዚህ በፀሀይ ምናምን ስንል በቃ ጭንቅላታችን ዞሮብን ምናምን ደንዝዘን ምናምን አይደለ? ቶሎ ጥላ ስር የምንሮጠው እነሱ ጋር ይሄ ነገር የለም። ይሄ የመጣው ደግሞ ከሚጠቀሙት ወተትና ወተት